እሺ እንግዲህ ወደ ቀጣይ ጥያቄያችን ገብተናል እንግዲህ ማንበብ የሚል ነው። እንግዲህ ማንበብ በጣም በብዙ ልምድና በብዙ እውቀት እንግዲህ እንድንዳብር የሚያደርገን ትልቁ መሳሪያችን እንደሆነ በደንብ መርዳት እና ማውቅ ይኖርብናል ማለት ነው። ስለዚህ ማንበብን ስንመለከት እንግዲህ ማንበብ ሙሉ ሰው ያደርጋል ይባላል ይሄ በጣም ነው የሚሆንበት ሂደት አለ ማለት ነው። ምክንያቱም የሰው ልጅ በሚገባ የሚያውቅና የሚገባውን የሚረዳበት ሂደት አለው ማለት ነው። ስለዚህ በጣም ብዙ ጊዜ ማንበብ በጣም ከፍተኛ የሆነ ጥቅም እንዳለው የምረዳበት ይሄ ነው አለው። እና ብዙ ጊዜ እናነባለን ወይም ደግሞ በሚገባ ብዙ ጊዜ አነባለሁና እያንዳንዱን ነገር ደግሞ በደንብ ለማየት ወይም ለመረዳት እያንዳንዱን ነገር እንግዲህ ግንዛቤ ውስጥ የሚከትበት ሂደት አለ ማለት ነው። ስለዚህ ከግንዛቤ አንፃር እንግዲህ እያንዳንዱን ነገር ለማወቅ ወይም ደግሞ ለመረዳት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ እያንዳንዱን ነገር በጣም በጥሩ እውቀትና በጣም በጥሩ ልምድ ታግዘን እንግዲህ ብዙ ነገሮችን ተግባራዊ ምናደረግበት ሂደት ይኖራል ማለት ነው። ስለዚህ ይሄ በጣም ትልቅ የሆነ ደስታ እና ትልቅ የሆነ የእርካታ ሂደት አለው ማለት ነው። ምክንያቱም ብዙ ጊዜ እንግዲህ በጣም ብዙ ሰዎች እንግዲህ የሚሳሳቱት ወይም ደግሞ የማያውቁት ነገር በሚገባ ያንን የሚያስተምራቸውን ነገር በደንብ ያለማንበብ እንዲሁም ደግሞ በደንብ ያለመገንዘብ ሂደት ነው ማለት ነው። ስለዚህ የእዚህ ጊዜ ላይ እንግዲህ ከፍተኛ የሆነ ስህተት ሲፈጠርበት ስለሚሠራው ምክንያቱም እያንዳንዱ የውሃ ሂደት ወደ ውሃ ያመጣዋል ማሽንስ የማይረባ ለእያንዳንዱ ነገር እንግዲህ በጣም በከፍተኛ ሁኔታ የሚታየውን እንግዲህ ሰዓት ላይ ያንን ነገር በደንብ አይቻልም ብለን ሁሉንም አይቼ እንግዲህ ያንን ነገር ከልብ ይኖራል ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ በጣም በጥሩ መንገድ እና መጥፎ አስተሳሰብ እንግዲህ በከፍተኛ ሁኔታ ማንበብን በደንብ ማዘወተር ይኖርብናል ማለት ነው። ምክንያቱም የሰው ልጅ ሲያነብ እንግዲህ ማንበብ ሙሉ ሰው ያደርጋል እንደሚባለው የሚገባ እንግዲህ እኛም የተሻለ ሰው እና የተሻለ ልምድ ያለው ሰው ለመሆን በሚገባ ብናነብ በጣም ከፍተኛ የሆነ ጥቅም እናገኛለን ማለት ነው። ምክንያቱም እንግዲህ ብዙ ጊዜ የሰዎች ያነበቡ ሲሆኑ አይምሮአቸው በጣም ከፍተኛ ሁኔታ እየሰፋ እየሰፋ አንዳንድ ደግሞ በጣም ያላወቁትን እያወቁ በጣም በከፍተኛ ሁኔታ ሰዎችን ሊያስረዱም ወይም ደግሞ ሰዎችን ሊያስተምሩ የሚችሉበት ሂደት አለ ማለት ነው። ስለዚህ ደግሞ ማንበብ ሊሂቃን መሆን ማለት ነው። ከእጅ አንፃር እንግዲህ በጣም ብዙ ቦታዎች አይቻለው ይሄ አሁን ለምሳሌ አሁን ችግር የለብኝም ወይም ደግሞ ባላይም ችግር የለውም። ስለዚህ እያንዳንዱ እንደዛ እንድ ሚለዮን በደንብ ተግባራዊ ማድረግ ይኖርብናል ማለት ነው። ስለዚህ በዋናነት የሰው ወይም ደግሞ እያንዳንዱ ምን ማድረግ ይችላል የሚለው ሂደት ነው። በጣም ብዙ ጊዜ ነው የቤት እዛው አለው እኮ ይዞት የቡድኑ በሲያግና ማለት ነው። ስለዚህ ይሄንን በደንብ አይተን እንግዲህ በሚገባ ማንበብ ወይንም ደግሞ በሚገባ መረዳት እንግዲህ ለተለያዩ ለእውቀት ጥግ ሂደቶችም ደግሞ በቦታችን በከፍተኛ ሁኔታ ለመረዳት እና ለማወቅ ወይም ደግሞ ትልቅ የሆነ ትልቅ የሆነ መልከታ አለመያዝ በጣም በጥሩ መንገድ የምናይበት ምናምን የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር ከፍተኛ የሆነ የያንዳንዱን ሂደት ድረስ ትርፍ ለማስተካከል ድርፍ ትርፍ ቀይ እያለሁ ማለት ነው። ለዚህ ከዚህ አንፃር ተጀነበሰችልም ራሳችን ይገባ ነው የምለው እና እንደ አጠቃላይ ይሄንን ግንዛቤ አስመጥተን ማየት እንችላለን ማለት ነው። እና ይሄንን ጠቅላላ ሁኒታ ስላለሁ ስናየው እንግዲህ ማንበብ በጣም ከፍተኛ የሆነ ጥቅም እንዳለው እና እንዲሁ ደግሞ ለእያንዳንዱ ነገር መፍትሄ የሚፈጥርበት ስሂደት አልነበረውም እና በጣም አቅም መንገድ በሚገባ ሊመስል በሚገባ በስማ ያመስግን ስላየው መንገድ ይችላል ማለት ነው። ምክንያቱም አንዴ አንዴ እሞክሬያለሁ እና በጣም በጥር መንገድ ማቅረብ አለብን ማለት ነው። ይሄ የአሰራር ሂደት ሁለት ነገር ይሄ ጫማ

እሺ በጣም ጥሩ ቀጥታ አይቼ እንግዲህ ፍራፍሬ የሚል ነው። እንግዲህ ፍራፍሬን ስንመለከት እንግዲህ በከፍተኛ ሁኔታ ጥሩ የሆነ የፍራፍሬ አይነት ወይም ደግሞ የፍራፍሬ- የምንመገባቸው አይነት እንግዲህ በጣም በተፈጥሮ ልዩ የሆኑ የፍራፍሬ አይቶች አሉ ማለት ነው። ስለዚህ እነኚህ የፍራፍሬ አይነቶች እንግዲህ በጣም በከፍተኛ ሁኔታ እንግዲህ በብዙ መንገድ ልንጠቀምባቸው ወይም ደግሞ ልንገለገልባቸው የምንችልባቸው እውነት አለ ማለት ነው። ስለዚህ እነኝህን የፍራፍሬ አይነቶች እንግዲህ- በጣም በጥሩ የመመገብ ሂደት ወይም ደግሞ በጣም በጥሩ የፍራፍሬዎቹን የመትከልም ሆነ- በሚገባው በእንክብካቤ አሳድገው እንግዲህ ለመብላት ወይም ደግሞ ለፍሬ ማድረስ የሚቻልበት ሂደት አለ ማለት ነው። እና- በሚገባ እንግዲህ ፍራፍሬን ያው ስንመለከት ልክ እንደ ህፃን ልጅ እንግዲህ እንክብካቤ ይፈልጋል ማለት ነው። እንግዲህ ከልጅነቱ ጀምሮ ህፃን ልጅ በተለያየ ነገር እንዳይጠቃ የምንጠነቀቅበት ሂደት እንዳለ ሁሉ- ይህም አታክልት ለምሳሌ ከእንስሳ ንክኪ እንዲሆን ደግሞ ከተለያዩ መሰል ንክኪ ነገሮች ጋር እንዳይገናኝ- በሚገባ ይህንን ከገንዛቤ ውስጥ ከተን ወደ ምናምን የማይነካበት ቦታ ላይ በሚገባ ተክለን በደንብ መንከባከብ ይኖርብናል ማለት ነው። ስለዚህ ከዚህ ጋርም ተይዞ ለምሳሌ ውሃ ሊጣመው ይችላል። ውሃ መሬቱ ላይ ልናጠጣ እንችላለን። እና ኩትኩአቶ ሊፈልግ ይችላል። እና እቺ እቺን ነገር እንግዲህ ከት ልጅልነት ጀምሮ- ቀላል የምትመስላዋ እንግዲህ ከፍተኛ የሆነ በኋላ ጥቅም አላት ማለት ነው። ስለዚህ ፍራፍሬን እንግዲህ በዚህ ልክ በጥሩ መንገድ መጠቀምና መተግበር ይኖርብናል ማለት ነው። እና እንደ አጠቃላይ- በጣም ልዩ የሆነ የፍራፍሬ መምረጥ ሂደት ነው። ፍራፍሬን የማስተ የማመቻቸት ሂደት እንግዲህ በጣም ከፍተኛ የሆነ ቦታ እና ድርሻ ያለው ነገር ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም- ጥሩ የሆነ ፍራፍሬን እንግዲህ በጣም በተገቢው መንገድ የምናይበትና የምንረዳበት መንገድ ይኖራል ማለት ነው። እና- የፍራፍሬ አይነቱን እንግዲህ በጣም በብዙ መንገድ መገምገም እና- ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆኑ ፍራፍሬዎችን ወይም ደግሞ ጥሩ የሆነ የአመጋገብ ሂደት እንዲኖረን በደንብ መረዳትና ማየት- የምንችልበት እውነት አለ ማለት ነው። ስለዚህ ፍራፍሬን እንግዲህ በጣም በተቻለ አቅም እና በተቻለ ልምድ በሚገባ እንግዲህ እያንዳንዱ ነገር- ጠለቅ ብለን ማየትና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ፍራፍሬ በጣም በከፍተኛ እውቀት እና ልምድ ባለው መንገድ- መተግበር የምንችልበት ሂደት ይኖራል ማለት ነው። ስለዚህ እዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ወይም ደግሞ ጥሩ ግንዛቤ ያላቸው- ምክንያት ደሞ ጥሩ የሆነ ም ልከታ ያላቸውን እንግዲህ በጣም በከፍተኛ ሁኔታ መፈለግ ወይም ደግሞ መተግበር የሚኖርብን ሂደት ይኖራል ማለት ነው። እና ከዚህ አንፃር እንግዲህ ፍራፍሬ በጣም በልዩ ሁኔታ ማየትና መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ የፍራፍሬ- አይነት እንደ ወትሮው የሆነ የፍራፍሬ ሂደት እንግዲህ በጣም በከፍተኛ ሁኔታ እያንዳንዱ ነገር ተረድተን እያንዳንዱ ነገር አውቀን በጣም በጥሩ እውቀትና ልምድ- ፍራፍሬን መትከል እና በሚገባ ተንከባክቦ አሳድጎ በሚገባ ወደ ምግብነት መቀየር ሂደትን በጣም- በቀላሉ ማድረግ የሚቻልበት ሂደት አለ። በተለያዩ በትናንሽ ጋሮዎች ማለት ነው። እና ይሄንን በሚገባ ያየንበት ሂደት አለ። እንግዲህ ፍራፍሬዎቹን እንግዲህ ስንመለከት ለመዘርዘር ያህል በተወሰነ መንገድ እንግዲህ ለምሳሌ- አቮካዶ: ማንጎ እንዲሁም ደግሞ ብርቱካን ፓፓያ አለ። እንዲሁ ደግሞ ሎሚ አለ። ደሞ አሪፍ የሆነ- ከዚህ ቀጠል አርገተን ስናየው ለምሳሌ አፕል አለ። እና በጣም በርካታ አትክልቶች አሉ። የተወሰነችውን ያክል ለመዘርዘር ያህል ነው እንጂ። በጣም በጣም ብዙ አትክልቶች አሉ። እና- እነኛ አትክልቶች እንግዲህ በጣም በብዙ መንገድ ጥሩ የሆነ የምርት የአሰጣጥ ሂደታቸው ከፍተኛ የሆነ- ሂደት አለው ማለት ነው። እና እንደ አጠቃላይ በጣም ጥሩ የሆነ የፍራፍሬ አይነቶች ናቸው እና እነኚህን የፍራፍሬ አይነቶች እንግዲህ በከፍተኛ ሁኔታ- በሚገባ ጥሩ የሆነ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ግንዛቤና እውቀት ይዘን እንግዲህ ፍራፍሬዎቹ ላይ በጣም ማተኮር ና- መተግበር ይኖርብናል ማለት ነው። ስለዚህ ከዚህ አንፃር በጣም ጥሩ ሆነ እንቅስቃሴና ልምድ ይዘን በጣም በተገቢው መንገድ መስጠት ወይንም ደግሞ በጥሩ- የልምድ ሂደት እንግዲህ በደንብ ማከናወን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር- ይህንን በግንዛቤ ውስጥ ማየትና መገምገም ይኖርብናል ማለት ነው። እና እንደ አጠቃላይ ይህንን ግንዛቤ ውስጥ ገብተን እንግዲህ በሚገባ ወደ ምንፈልገው የስራ አይነት እንግዲህ በጣም በጥሩ መንገድ ማከናወን የምንችልበትን ሂደት- መፍጠር እንችላለን ማለት ነው። እና- እንደ አጠቃላይ ይሄንን በደንብ መረዳት ማወቅ ይኖርብናል ማለት ነው። ይሄን ይመስላል። እንደ አጠቃላይ ጠቅለል አድርገን ስናየው ማለት ነው የፍራፍሬን ሂደት። እና- ይህንን በተገቢው መንገድ መጠቀም-

እሺ በጣም ጥሩ ቀጣዩ ጥያቄያችን ፀሀይ ነው እንግዲህ ፀሀይን ስንመለከት ያው በከፍተኛ ሁኔታ እንግዲህ ፀሀይን በእንክብካቤው ወይም ደግሞ ፀሀይን በተቻለ መጠን ከፍተኛ የሆነ ልምድ እና አውቀት እንይዝ እንግዲህ የምናደርግበት ሂደት አለ ማለት ነው። እንግዲህ ፀሀይን ስንመለከት በጣም በጣም በጥሩ ሂደት እንግዲህ በጣም በተቻለ አቅም ፀሀይ በጥሩ ምልከታና አስተሳሰባችን እንግዲህ በጣም ፀሀይን የምንወድበትና የምናይበት ሂደት አለ ማለት ነው። እንግዲህ ፀሀይን ስንመለከት ሙቀት በጣም የምናገኝበት እና በጣም ጥሩ የሆነ ልምድ የምናገኝበት ሂደት አለ ማለት ነው ከፀሀይ ጋር ተያይዞና ፀሀይን እንግዲህ በጣም በተገቢው መንገድ ልናየትና ልንረዳት ነገር መፍጠር ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ፀሀይ በጣም ከፍተኛ የሆነ ደስታ ነው የምትሰጠው ወይም ደግሞ ደስ በጣም በጥሩ መንገድ እንግዲህ ፀሀይን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ፀሀይ በጣም ጥሩ የሆነ ሂደት አላት ወይም ደግሞ ፀሀይ በጣም አሪፍ የሆነ የምቾት ሂደት ስላላት እንግዲህ ብዙ ነገሮችን አይተን ከፀሀይ እንግዲህ የምንጠቀምበት ሂደት አለ ማለት ነው። እንግዲህ ፀሀይ ከፍተኛ የሆነ የሙቀቱ መጠን የምትረጭ ወይም ደግሞ በጣም ለኛ ተስማሚ የሆኑ አየር ንብረቶችን የምትሰጠን ሂደት አለ ማለት ነው እንግዲህ በተለያዩ ቦታዎች የአየር ንብረቱ ከፍተኛ የሆነ የስራ ሂደት ወይም ደግሞ የአመለካከት ሂደትንም ተገበረ የምናይበትና የምንገነዘብበት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የፀሀይ ሙቀት መጨመር ወይም ደግሞ ፀሀይን ከፍተኛ ሁኔታ በጥሩ መንገድ ማየት እና መተግበር የምንችልበት ሂደት አለ ማለት ነው። ፀሀይን ስንመለከት አንዳንድ ቦታዎች ላይ ከፍተኛ የሆነ ሙቀት ወይም ደግሞ ከፍተኛ የሆነ የምቾት ሂደቷ በጣም አስቸጋሪ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ የፀሀይ ብርሃንን ማግኘት ወይም ደግሞ ጥሩ የሆነ የፀሀይ ብርሃን በሚገባ ልናገኝ የምንችልበትን ነገር መፍጠር እና በጥሩ መንገድ ፀሀይን የምንጠቀምበት ሂደት በደንብ ማየት እና መገምገም ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ የፀሀይ ሙቀትንም ሆነ የፀሀይን ምቾት እንግዲህ በደንብ በጣም በተለይ ለህፃናቶች እንግዲህ ህፃናቶች እንግዲህ በጣም በሚገባ እናቶች ጠዋት ይዘው ወጣ ይሉና ህፃናቶችን በሚገባ ሰዉነታቸውን የሚያሻሹበት ሂደት አለ ማለት ነው። ፀሀይ ላይ አውጥተውና እንግዲህ ይሄ በጣም ፀሀይ ምን ያህል ጥቅም እንዳላት ማየት እና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ፀሀይ በጣም ከፍተኛ ሁኔታ ጥሩ የሆነ ሂደት ወይም ደግሞ ጥሩ የሆነ የተመቻቸ ሂደት ስላላት እንግዲህ ፀሀይ በጣም ከፍተኛ ሁኔታ ጥሩ የሆነ እንቅስቃሴ የምናደርግበትም ሂደት አለ በፀሀይ ማለት ነው። ስለዚህ ከዚህ ጋ ተያይዞ በጣም በከፍተኛ ሁኔታ ፀሀይ ነው በጣም በጥሩ ሁነት እንግዲህ ማየትና መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ለየት ያለ የፀሀይ የሙቀት እና የፀሀይ መጠኗን እንግዲህ በጣም በከፍተኛ ሁኔታ ልናይና ልንገነዘብ የምችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ጥሩ የሆነ የፀሀይ ሙቀት እና የፀሀይ ብርሃን እንግዲህ በጣም በጥሩ መንገድ የምንጠቀምበት ሂደት አለ ማለት ነው። እንግዲህ ለምሳሌ በተለያየ የሰብል አይነቶች ወይም ደግሞ አርሶ አደሮዎች በኩል እንግዲህ የሰብል አይነቶችን ስንመለከት እንግዲህ በጣም በከፍተኛ ሁኔታ ለምሳሌ ዝናብ የሚበዛበት ሂደት አለ ማለት ነው። ከዛም በኋላ በተወሰነ ቀን ደግሞ ፀሀይ በአሪፍ ሁኔታ ምትወጣበት ፀሀይ በጣም ምቹ የሆነ ፀሀይ የምትረጭበት ሂደት ይኖራል ማለት ነው። ያ ጊዜ ነው እንግዲህ አዝማራ በጣም በውሃ ከበዛበት በቀላሉ ሊመጥ የሚችልበትን ሂደት እንግዲህ በቀላሉ ፀሀዩዋ የምትፈጥርበት ሂደት አለ ማለት ነው። እንዲሁም ደግሞ አዝመራው በጣም በጥሩ ወንገድ ወደ መድረስ ሲቃረብ እንግዲህ ፀሀይ በጣም በብዙ ቀናት ያው ፀሀይ ሲበዛበት እንግዲህ ያዝመራው የሚገባ ወደ መድረቅ ባህሪ የሚያሳይበት ሂደት አለ ማለት ነው። ስለዚህ ይሄ በጣም የፀሀይ ትልቁና ትልቁ የምንጠቀምባት ወይም ደግሞ በጣም ከፍተኛ የሆነ ጥቅም የምናገኝባት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ፀሀይን በጣም በከፍተኛ ሁኔታ ማየትና እና መገምገም የምንችልበት ሂደት አለ ማለት ነው። እና ጠቅለል አርግተን ስናይ ጥሩ የሆነ የፀሀይ ጨረር ማግኘት ወይም ደግሞ ጥሩ የሆነ የፀሀይ ብርሃንን በሚገባ ማግኘታችን ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን በደንብ መረዳት እና መገምገም ይኖርብናል ማለት ነው። ፀሀይን አንግዲህ ስናይ ከፍተኛ የሆነ የሙቀትና ቅዝቃዜ እንደዛ ባማከለ መንገድ እንግዲህ በጣም በጥሩ መንገድ ልንጠቀምባት የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ከገንዛቤ ውስጥ ከተን እንግዲ ፀሀይን በሚገባ ልንጠቀምባት ይገባል ማለት ነው። እና ይሄንን እንግዲህ በጣም በጥሩ ወንገድ የፀሀይን ሂደት ማየት እና መገምገም እንችላለን